አዎ በመስመር ላይ ሙዚቃ መስማት እወዳለሁ እሰማለሁም። ሙዚቃ በጣም ለህይወታችን በጣም አስፈላጊና ወሳኝ ከሆኑ ነገሮች አንዱ ነው ብዬ ነው የማስበው ለኔ። የሌላውን ሰው አላውቅም። ሥለዚህ ሙዚቃ በጣም ወሳኝ ነው። በጣም አስፈላጊ ነው። እኔ ሙዚቃ ካልሰማሁኝ ያመኛል በቃ ብዙ ደብሮኝ ነው የሚውለው። እና ሙዚቃ መስማት በጣም ነው የምወደው እኔ እራሴ ማለት ነው። እናም በመስመር ላይ ሙዚቃ መስማት ደግሞ በጣም ነው የሚመቸኝ እሰማለሁ።

ስነሳ ሁሌም ንቁ ሆኜ ነው የምነሳው ምክንያቱም ደግሞ በጊዜ ስለምተኛ ንቁ ሆኜ ነው የምነሳው የምነሳበት ሰዓት አብዛኛው ጊዜ ሌሊት ነው የምነሳው ቀደም ብዬ ስለምተኛ ነው። ለዛም ትምህርት አጠናለሁ አንዳንድ ስራዎች እሰራለሁ። ሌሊት ሰባት ሰዓት ስምንት ሰዓት ሲል እነሳለሁ በዛ ሰዓት ተነስቼ ትንሽ ትንሽ ስፖርት ሰርቼ ስፖርት ከሰራሁኝ በኋላ ገላየን ተጣጥቤ ለጥናት የምገባበት ሰዓት ስለሆነ። የምነሳበት ሰዓት ከሌሊቱ ሰባት ሰዓት ወይም ደግሞ ስምንት ሰዓት ነው

እኔ ከልጅነቴ ጀምሮ ልዩ የሆኑ ችሎታዎች አሉኝ። እስከሆነ ጊዜ ድረስ እ የተለየ ነገር ነበረኝ። እ ለምሳሌ ኤለመንተሪ እየተማርኩኝ ማለቴ እ ከሰባት እስከ ስምንት ስድስት እ ክፍል እያለሁኝ እ ኳስ ተጫዋች መሆን እፈልግ ነበር። ችሎታዬ ነው አይደለም የሚለው ሳይሆን ግን ችሎታዬ ይመስለኝ ነበር። የዚያን ሰዓት ግን በኋላ ላይ እ በጣም እ ሳየው ነገሩን ሁሉ ስመለከተው። ያለኝ ችሎታ ኳስ መጫወት ሳይሆን ስዕል መሳል በጣም እችላለሁ። ችሎታዬ ነው ልዩ ችሎታዬ ስዕል መሳል ነው። እ የተሰጠኝ ስጦታ ነው። ስዕል መሳል እና ስዕል መሳል በጣም ነው የምችለው። ችሎታዬ ስዕል መሳል ነው።